ጥያቄው የምትወደው መጽሐፍ ምንድነው ነው የሚለው? አሁን እኔ በጣም የምወደው መጽሐፍ ማለት ነው በሁለት መንገድ ነው የሚከፈለው። የምወደው መጽሐፍ መንፈሳዊ እና አለማዊ ተብሎ ማለት ነው። ከአለማዊ መጽሐፍ በጣም የወደድኩት መጽሐፍ። ምናልባት ማለቴ ብዙ መጽሐፍ እኔ አንባቢ አይደለሁም። ስፔሻል አለማዊ መጽሐፍ አለማዊ የሆነ መጽሐፍትን ብዙ አላነብም። ካነበብኳቸው ግን በጣም የወደድኩት መጽሐፍ አንድሮሜዳ ሚል አለ እና ዲያቆን ሄኖክ ሃይሌ የጻፈው መጽሐፍ ነው። እና ሌላ ደግሞ የ አና ማስታወሻን ነው በጣም የምወደው እንትን አለማዊ ሆኖ የምወደው መጽሐፍ። ከዛ እነሱን የወደድኩባቸው ምክንያት አሁን አንድሮ ሜዳ ስለ ስለ ድሮ የኢትዮጵያ ኢትዮጵያ ስለ ኢትዮጵያ ስለ የጠፋው የሆነ የሆነ አለም መሄድ ማለቴ የሆነ ሀገር የጠፋ ሀገር ምናምን ስለሱ ምናምን ስለሚያወራ መሰለኝ የምወደው ያ መጽሐፍ ማለት ነው። እና ያየአና ማስታወሻ ደግሞ በቃ ማለቴ ለመጀመሪያ ጊዜ መጽሐፍ ማንበብ ስጀምር እሱን ነበር መጀመሪያ ለመጀመሪያ ጊዜ ያነበብኩት ማለት ነው። ስድስተኛ ክፍል ምናምን እያለሁ ነበር ከዛ በፊት መጽሐፍ ብዙም አለማዊ መጽሐፍ አንብቤ አላውቅም። መንፈሳዊ መጽሐፍ ነበር ከዛ በፊት አንብቤ የማውቀው እንጂ አለማዊ አንብቤ አላውቅም ነበር። ከዛ ስድስተኛ ክፍል ነበር የ አና ማስታወሻን ያነበብኩት ማለት ነው። ከዛ ያንን በጣም ነበር የወደድኩት ደግሞም ማለት የሆነም በኔ እድሜ ማለት ከአሥራ አንድ አመቷ እስከ አስራ አምስትት አመቷ ባለው ጊዜ ነበር። ያ መጽሐፍ የሚያትተው ማለቴ የተጻፈው ከአሥራ አንድ አመቷ እስከ አስራ አምስት ባለው ጊዜ ያሳለፈችው ምናምን ነበር። እኔ ደግሞ ስድስተኛ ክፍል አስራ አንድ አመቴ ስለነበር በቃ ከህይወቴ ጋር ማያያዝ ምናምን ጀመርኩ ግን። የምርም አይያዝም እውነቱን ለመናገር እሷ በጦርነት ሰዓት ሆና ምናምን ጦርነት እያለ በ በጦርነት ወርልድ ዋር ቱ ነበር የነበረችው መሰለኝ እናም በጦርነቱ ጊዜ ምናምን ስለነበር በቃ የሆነ እንትን ማድረግ ጀመርኩ ስለ ጦርነት አሁን ስለ ጦርነት አላውቅም ነበር የዛኔ ማለቴ ከዛ በፊት ጦርነት ተፈጥሮ አያውቅም ነበር። ሀገራችን ላይ ማለት ነው አይቼ አላውቅም ማለቴ እኔ ከመወለድ ጀምሮ እስከዛኛው ጦርነት ስለ ጦርነት አላውቅም ነበር። ከዛ የዛኔ ነበር ስለ ጦርነት ምናምን ያወቅኩት ማለት ነው ከዛ በድጋሚ ከ አመት በኋላ ምናምን አነበብኩት ያ መጽሐፍ ማለት ነው። ከዛ የዛኔ ደግሞ ከአራት አመት በኋላ ሳነበው እንደ አጋጣሚ ትግራይ ላይ ጦርነት ተፈጥሮ ነበር ከዛ በቃ በጣም ነበር ከዛ እንትን እያስተሳሰርኩት ነበር በቃ በጣም ነበር የሚመሳሰለው። የሆነ ከጻፈችው ጋር እና እኔ እያሳለፍኩት ከነበረው ህይወት ጋር በጣም ስለተመሳሰለብኝ በድጋሚ አንብቤው ነበር እዛ ከአራት አመት በኋላ ጦርነት ተፈጥሮ እያለ ትግራይ ላይ ማለት ነው። ከዛ መንፈሳዊ መጽሐፍን ምወደው መንፈሳዊ መጽሐፍ ደግሞ እውነትን ፍለጋ የሚል አለ አንድ ብዙ ነው የምወዳቸው ከመጽሐፍ ቅዱስ አንደኛ ነው የምወደው። ከመጽሐፍ ቅዱስም አልፌ አእዋልድ መጽሐፍ የሚባል አሉ ከመጽሐፍ ቅዱስ ማለት የሰውን ህይወት ለመቀየር ምናምን ተብሎ የተጻፉ አሉ ከእነሱ ውስጥ የምወደው መጽሐፍ አንደኛው እውነትን ፍለጋ የሚል አለ። ሁለተኛው ምእላደ ጥበብ የሚል አለ። ብዙ ነው የምወዳቸው መንፈሳዊ መጽሐፍቶችን ብዙ የምወዳቸው አሉ። ሌላኛው ሌላኛው ደግሞ ዝክረ ቅዱሳን አንስት የሚል አለ። ትንሽ ትንሽ ለመጥቀስ ያክል እውነትን ፍለጋ በቃ በህይወታችን ብዙ ነገሮች ጥያቄ የሚሆንብን አሉ አይደል እነሱን የሚመልስ አይነት መጽሐፍ ሆኖ ነው ያገኘሁት። በአሁኑ ሽኖዳ በቅዱስ አቡነ ሽኖዳ ነው የተጻፈው ያ መጽሐፍ። ከዛ በጣም አሪፍ ነው። ያ ምእላደ ጥበብ የሚለው ደግሞ እንስሳትና ሰዎችን ያላቸው